እሺ ቀጣይ ርዕሴ ደግሞ ባህላዊ ልብስ ትለብሳለህ? የሚለው ነው? ባህላዊ ልብስ እለብሳለሁኝ የምለብስበት ሁኔታ አለ። ምንድነው? ባህላዊ ልብስ በተለይ እንደ ኢትዮጵያ በጣም ብዙ ባህላዊ ልብሶች አሉ። የኦሮሞ ብሄርሰብ የራሱ የሆነ ባህላዊ ልብስ አለው የአማራ ብሄረሰብ የሆነ ባህላዊ ልብስ አለው። የተለያዩ ሰማንያ ምናምን ያህል ብሄር ብሄረሰቦች በሀገራችን ውስጥ እንደመሆናቸው መጠን የተለያዩ አይነት የብሄር ብሄረሰብ ባህላዊ ልብሶች አሉ። እነዚህ ባህላዊ ልብሶች ደግሞ እዛ ማህበረሰብ ወይም ደግሞ እዛ ህዝብ መገለጫ ናቸው። የባህላዊ ልብሶች ደግሞ የኔ ማንነት የሚገልጹ ናቸው። እና ደግሞ ማንኛውም አይነት መልበስ ደግሞ በጣም የሚያስደስትና ልዩ ያደርገዋል የሆነ ልዩ ስሜት ይፈጥራል እና በጣም ብዙ ባህላዊ ልብሶችን እለብሳለሁ ማለት ነው እለብሳለሁ ማለት ይቻላል። መልበስ እድሉ ነበረኝ እና ምንድነው እኔ ባህላዊ ልብሶች ባህልን ከማስተዋወቅ አንፃር የዛን እሴቱን ልምዱን አለ አይደል እንደ አጠቃላይ የዛ ሰውዬ አመለካከቱን የሚገልጽበት መንገድ ነው። እነዚህ ባህላዊ ልብስ የምንላቸው ማለት ነው። የባህላዊ ልብስ ልብሶች ደግሞ በጣም አስፈላጊ ጠቃሚ ወይም ደግሞ ብዙ ጊዜ ሊያገለግሉን የሚችሉ ልብሶች ናቸውና። ብዙ ጊዜ በዓል ጊዜዎች የሚለበሱ ልብሶች አሉ። እንደ ማህበረሰቡ የተለያዩ የሆኑ ማለት ነው ለምሳሌ ኦሮሞ ብናነሳ ኦሮሞ ቤሔረሰብ ላይ ቀያይ ልብሶች እና ነጭ ከስር የሚለበስ አይነት ሱሪ በጣም ኮመን ነው። ደግሞ መልኩ በጣም ደመቅ ያሉ ልብሶች ብዙጊዜ የተለመዱ ናቸው ማለት ነው። እና ወደ አማራ ብሄረሰብ ስንመጣ ደግሞ በጣም ባህላዊ ልብሶች አሉ ከነጠላ ጥበብ ከምንላቸው ጀምሮ በጣም ብዙ ናቸው አሉ ማለት ይቻላል። ሁሉም ብቻ እንደ ባህሉ በጣም ልብሶች አሉት እኔም የምለብሳቸው። ባህላዊ ልብሶች አሉ በባዕል ጊዜ የሚለበሱ ለምሳሌ የተለያዩ አዲስ አመት መምጫ ጊዜ የሚለበሱ ልብሶች አሉ። የገና ጊዜ የሚለበሱ ልብሶች አሉ እንዲሁም ደግሞ በተጨማሪ የገና ጊዜ ብቻ ሳይሆን የጥምቀት ጊዜ እንደውም በጣም ብዙ የሚለበሱ ባህላዊ ልብሶች አሉ። እንደ ብሄረሰቡ ያው ሃይማታዊ በዓል ቢሆንም እንደ ብሄር ብሄረሰቡ ለብሶ የሚመጣበት ሁኔታ ምን እንዳለ ማንሳት እንችላለን። እና በቃ በጣም ደስ ይላል የዛን ብሄረሰብ የሚገልጽ ነገር ነው ያ ባህላዊ ልብስ ማለት ነው። ያንን ብሄር ብሄረሰብ ያለበትን ሁኔታ ያለውን አመለካከት ያለው ውበት እንደመገለጫ ነው የሚያነሳው የትኛውም ነገር እንደዛ ነው የሚያነሳው ብዬ አስባለሁና። ከዛ አንፃር ባህላዊ ልብሶችን የምንለብስበት ሁኔታ አለ እንደዛውም ደግሞ የምንለብስበት ሁኔታ ሊኖር ይችላል። ያው ከተለያዩ ጊዜ አንፃሮች ማለት ነው። እና እነዚህ ባህላዊ ልብሶች ልብሶች በተለይ ደግሞ ባለልብሶች ደግሞ በሀገራችን በጣም የሚታዩት በጣም የብሄር ብሄረሰቦች ቀን ጊዜ ባህላዊ ልብስ ለብሶ የዛን የብሄረሰብ የሚወክር ባህላዊ ልብስ ለብሶ መገኘት በጣም ደስ የሚያሰኝ ነገር አለው። ያንን ብሄር ብሄረሰብ ከ ማስተዋወቅ አንፃር ሚያህለው ሚና ከፍተኛ ነው። ያን ብሄረሰብ በጣም ደስተኛ ነው ሚሆነው በዛ ልብስ ማለት ነው። እና ያንን በመልበስ ያንን ባህል የሚያከብበት ሁኔታ በጣም ልዩ ስሜት አለው በጣም ደስ የሚል ነገር አለው። እና ሲጀመር በዓላት ጊዜ በተለይ ባህላዊ ልብሶችን የምንላቸው ነገሮች በባህል ጊዜ የተለያዩ ባህሎች አሉ እነኚህ ባህሎች ጊዜ በጣም ደስ የሚል ነገር አለው። ለምሳሌ በበዐል ጊዜ በምንለብስበት ጊዜ ያን ልብስ ለብሰን በምንገኝበት ሁኔታ ጊዜ ሰዎች ለኛ ያላቸው አመለካከት ይጨምራል። እኛም ደግሞ በጣም የ ሚናም ሚያምርበት ሁኔታ ይኖራል እና ውበት የሚፈጥርልን ሁኔታ ይኖራል። እና በጣም ብዙ ነገሮችን ማንሳት እንችላለን ባህላዊ ልብስ አለባበስ ላይ ማለት ነው። ና ባህላው ልብሶችን ያው ሁኔታም በተለያየ አይነት ሁኔታ እንለብሳለን ማለት ነው። እና እኔም እለብሳለው ባኣልም ባዓል ሚመስለው እነዚህን ባህላዊ ልብሶችን ስንለብስ ለምሳሌ በየ ወቅቶቹ ምንለብሳቸው ባለቤቶቹም ይኖራሉ ለምሳሌ ቁምጣ ተደርጎ ከላይ ሸሚዝ የሚለብስበት ብሄረሰብ አይነት አለ። ያ የዛን ብሄረሰብ መገለጫ ነው። እና እና ይህ ባህላዊ ልብሶችን በጣም ባለኝ አቅም እጠቀማለው ወይም ደግሞ እለብሳለው እና እነኝህ መገለጫ ናቸው። ያነ ማህበረሰብ ውበት ነው። ያንን ብሄረሰብ ሚገልጽበት እንደ መለያ ልዩ የሆነ ማንነት ነው። ብሎ እንዲያስቡ የሚያደርገው ነገር ቢኖር አሁን ያነሳሁት ሀሳብ ነው ብዬ አስባለሁ። ይሄ ባህላዊ ልብሶች ብዙ ጊዜ የዛን ማን የዛን ብሄረሰብ ማንነት በከፍተኛ ሁኔታ የሚገልጹበት ሁኔታ አለ። ያንንም ባህል የሚያጸባርቁበት ሁኔታ አለ። ያንንም ማንነት በሰፊው የሚያሳዩበት ሁኔታ አለ ብዬ አስባለሁ። እና ይሄን ይመስላል ስለ ባህላዊ ልብስ

ጾም ትጾማለህ የሚል ሀሳብ አለ። ምንድነው? እንደ ሰው ይለያያል ጾም መጾም ላይ ማለት ነው። ጾም ምጾመው እኔ እንደሁኔታው ነው። ማለት ጾም ጾማለሁኝ። ለምሳሌ ያው ክርስቲያን ክርስትናን እንደተከ ተከታይ እንደመሆኔ መጠን ጾም ጾማለሁ በሚገባ። ግን ምንድነው? ለምሳሌ አንዳንድ ጾም በራሱ ነፍስን እና ነፍስን ለመግዛት ነው። ስጋን ለማድከም እንደመሆኑ መጠን ብዙ ጊዜ ጾማለሁ። የምጾመው ግን ከስጋ ከእንቁላል ከወተት እነኚህ ጾም ከሚባሉ ምግቦች አይነት ነገር ነው። የምጾመው እና ከነኚ ምግቦች ጾማለሁኝ። ነገር ግን ከሌሎች ነገሮች ብዙ ጊዜ የምጾምበት ሁኔታ የለም። ለምሳሌ አንድ ሰው እስከ ስምንት ሰዓት ዘጠኝ ሰዓት የምቆይበት ሁኔታ ይኖራል ጾም ማለት ነው። እኔ ግን ያን ያህል የመቆየት ልምድ የለኝም። እና ከዛ ከልምድ አንፃር እኔ ብዙ ጊዜ እስከዛ ሰዓት ድረስ የመጾም አልጾምም ማለት ነው። እና ምናልባት እስከ ሶስት ሰዓት እስከ ሁለት ሰዓት እስከ አራት ሰዓት ልጾም እችላለሁ። እና ደግሞ አስገዳጅ ነገሮች ሲኖሩ ጾሜን ልሆን እችላለሁ። ነገር ግን ከዛ ባለፈ ብዙ ትኩረት አድርጌ የምሰራው ከምሰራውም ስራ አንፃር ጾም ብዙ ሰዓት አልጾምም። እና ብዙ ሰዓት ጾሜ ምግብ ሳልመገብ የምቆይበት ሁኔታ አይኖርም። ብዙም እንትን አይደለሁኝም ብዙ አይደለሁኝም እዛ ነገር ላይ ማለት ነው። እና ብዙ ጊዜ ጾም አይነት አይደለሁም ግን ጾማለሁ ግን በጣም የጾም ጿሚ የምባል አይነት ማንነት የለኝም። ብዙ ጾማለሁ ማለት ብዙ ሰዓት ጾማለሁ ማለት በየቀኑ አይነት እነኚህ በጣም ጽንኡ ሃይማኖት ውስጥ ያሉ በሃይማኖት ውስጥ የሚቆዩ ሰዎች በጣም ብዙ ሰዓት የሚጾሙበት ሁኔታ አለ። ረጅም ሰዓት ይጾማሉ ምግብም ስጋቸውን ለማድከም ምግብም ብዙ አይመገቡም በል በመጠኑ ነው የሚመገቡት እና እኔ ግን ምናልባት ከእነሱ አንፃር ከተወዳደርኩኝ ምንም ወደ እነሱ የምቀርብበት መንገድ የለም። ምንምም ወደ እነሱ የምገኝበት ሁኔታ መንገድ የለምና ጾምም ብዙ እንደነሱ ጎበዝ አይደለሁኝም ማለት እችላለሁ። እና ከልምዴም አንፃር እንደዛ ብዙ አይደለሁም የሚለውን ነገር ማንሳት እፈልጋለሁና። አንፃር ጾም ላይ ጎበዝ ነኝ ብዬ ብዙ ማውራት አልችልም ማለት ነው። እና ግን ምንድነው? ጾሞች የተለያዩ ጾሞች ይኖራሉ ሰባት አጽዋማት ይኖራሉ ለምሳሌ በአመት ውስጥ እነኚህን አጽዋ ጾሞች ግን በሚገባ ለመጾም ራሴን አዘጋጅቼ ጾም የምጾምባቸው ሁኔታዎች አመቻችቼ። ባለኝ ጊዜ ባለኝ አቅም የምችለውን ያህል እጾማለሁ ማለት ነው። እና ያው ለመጾም ራሴን አዘጋጅቼ ነው እንትን የምለው የምንቀሳቀሰው ጾምም በሚገባ እጾማለሁ። የምጾመውም ደግሞ ያው ፈጣሪ በፈቀደ መንገድ የምችለውን ያህል ነው። እና አቅም የምሰ የምሰራውም ስራ ደግሞ ጾም ለመጾም እንትን የሚል አለ። የሚመች አለ እንዲሁ አንዳንድ ስራዎች ደግሞ በጣም አድካሚ የሆኑ የጉልበት ስራ የሚጠይቁ ስራዎች አሉ። እነዚህ ስራዎች በምሰራ ጊዜ ግን ጾም ያን ያህል ትኩረት አድርጌ ጾም በዛ ጾም ላይ እስከ ስምንት ሰዓት ሰባት ሰዓት ላልጾም እችላለሁ። ነገር ግን በእያንዳንዱ ጾሞች ውስጥ የአቅሜን ያህል ጾማለሁ እና ነፍሴንም ለመግዛት እሞክራለሁ። እና ይሄን ነገር ማለት ነው የምችለው ሌላ በተጨማሪ ስለ ጾም ስናነሳ በእስልምናም ሃይማኖት ላይ ብዙ ጾሞች አሉ። እንደውም ጠዋት ሌሊት ተበልቶ እስከ ማታ አስራ ሁለት ሰዓት ድረስ የማይበላበት ሁኔታ አለና። ከዛ ማታ ነው የሚበላው ይሄ ደግሞ በጣም ልዩ ያደርገዋል የጾሙን ጊዜ ማለት ነው። እና ጾም በዚህ ጋር በዚህ አንፃር ስናነሳ በጣም ብዙ ጥሩ ጎኖችም እንዳሉት አስቸጋሪ ወይም ደግሞ ተግዳሮት የሚሆኑ ነገሮች እንዳሉት መረዳት እንችላለን። ከዚህ አንፃር ማለት ነው። እና ጾም ሁሉ እንትን ነው ማለት አንችልም። ጾምን በተለያየ መንገድ ማየት እንችላለን እና ይሄ ጾም ደግሞ ምንም ምግብ ሳይበሉ ቀኑን ሙሉ የሚውሉበት ሁኔታ አለ። ይሄ ደግሞ በጣም ጽናት እና አቋም የሚጠይቅበት ሁኔታ ይኖራል። እና ያው የተለያይ አይነት ጾሞች ይኖራሉ እና እኔም የአቅሜን ያህል ባለኝ ሃይማኖት ባለኝ አቅም የምጾማቸው ጾሞች ይኖራሉ። ባለኝ ችሎታም ብቃትም ራሴን ለመግዛት የምጠቀምባቸው ጾሞች ይኖራሉ። ቅድም ለማንሳት እንደሞከርኩት አንዳንድ ነገሮችን አንስቻለሁ። ከጾም አንፃርም አንዳንድ ነገሮችን ጾም ምንድነው ከሚለውም አንፃር አንስቼ አንዳንድ ነገሮችን ለማንሳት ሞክሬያለሁ። እንደ አጠቃላይ ጾም ነፍስ ለመግዛት ስጋን ለማድከም እንደመሆኑ መጠን ያው አብዛኛው የሀገራችን ህዝብ ጿሚ ነው የሚለውን ነገር ማንሳት እፈልጋለሁ። እና እንደ አጠቃላይ ስለ ጾም ያለኝ ምልከታ ይሄን ይመስላል። ጾምም በአቅሜ ልክ እጾማለሁ የሚለውን ነገር ሳይረሳ